ደክሜ ቢገባ አሁን በዚህ ሰዓት አንዳንድ ነገሮች ጥሩ ጥሩ ናቸው። አንዳንዶቹ ደግሞ በጣም እየወደዱ ነው። ለምሳሌ ትማትም ረክቷል። ሌሎቹ ደግሞ ምንም አይሉም። ያው አሪፍ ነው። ብለን የሚይዘው አለን ዘይት ውድ ነው።

አዎ መርዳት እወዳለሁ ቅድምም እንዳልኩህ ነው አዎ እኔ መርዳት እወዳለሁ ሰው መርዳት እወዳለሁ ወደፊት እንደውም ሀብታም ሆኘ ነው ሰው መርዳት የምፈልገው። አዎ ሰው መርዳት እወዳለሁ በጣም ፈጣሪም ይሄንን ይወዳል ስለዚህ በዛ ምክንያት እኔም ይሄንን ስራ እወደዋለሁ። ያው እወደዋለሁ

ገንፎ እበላለሁ በጣም እበላለሁ ሁሌ ሁሌ ጧት ጧት ምበላው ምግብ ነው ደስ ይለኛል። አንዳንዴ ፕሮቲንም አለው። ገንፎ ደስ የሚል ምግብ ነው ወደዋለሁ ገንፎን። ሁሌ እበላዋለሁ ኢትዮጵያ ውስጥም ደግሞ ታዋቂ ምግብ ነው። እበላለው።

አዎ ቅጽል ስም አለኝ። ከ አንድም ሁለት ስም አሉኝ። የኔ ቅጽል ስሞች ብዙ ናቸው። እኔ ስራዬ ትሬደር ስለሆነ ለምሳሌ አንዱን ስሜን ልንገርህ። ስማርት ኤስኤምኤስ ዳውተር እባላለሁ አይሲቲ ዳውተርም ይሉኛል። ሌላ ስሜ ደግሞ ቡዜም ይሉኛል። ያው ዶሚኒክም ይሉኛል ብዙ ብዙ ስሞች አሉኝ። ስናይፐር ስናይፐር ኤክስ ምናምን ይሉኛል በዛ። ያው ኤፍኤክስ አሌክ አሌ ቲጂአርም ይሉኛል። ብዙ ብዙ ስሞችን ይሉኛል ታዋቂ ታዋቂ ስሞችን ይሉኛል። ቪቼዌር የሚነሱ ነው

በቀን የምጠጣው ምን ያህል ነው? ሶስት ሊተር ልጠጣ እችላለሁ። በጣም በጣም ውሃ እጠጣለሁ ውሃ ለጤንነታችንም ጥሩ ጥሩ ስለሆነ በብዙ በብዙ ምክንያት ስለሚጠቅመን ውሃን እጠጣለሁ። በጣም

አዎ የዝናብ ውሃ እሰበስባለሁ ምክንያቱም አንዳንዴ ገላዬን እታጠብበታለሁ ልብስ ልብስ አጥብበታለሁ ለነዚህ ለነዚህ ምክንያቶች እሰበስብና እታጠብበታለሁ ልብሶቼንም አጥብበታለሁ። አንዳንዴ በቃ በጣም በጣም ስለሚጠቅም የዝናብ ውሃ ጥሩ ስለሆነ በእንደዛ አይነት ምክንያት እሰበሰባለሁ

ከስራ ሰዓት በኋላ ትሰራለ? ለሚለው አዎ እሰራለሁ የሰራሁትን ደግሜ ሪቪው በማድረግ ያው እሱንም ስራ ይባላል እሱንም እሰራዋለሁ እኔ ቁጭ አልልም ብዙ ጊዜ እሰራለሁ ከስራ ስዓት በኋላ እሰራለሁ እኔም የማርፍበት ማታ ማታ ብቻ ከሆነ ብቻ ነው እንጂ ከስራ ሰዓት በኋላ ሁሌ እሰራለሁ።

ስማርት ፎን እጠቀማለሁ ምን አይነት ጥያቄ ነው? ስማርት ፎን በጣም ነው የምጠቀመው። እጠቀማለሁ። አይፎን ሰቨንቲን ወደፊት የመያዝ እቅድ አለኝ። ያው ከአንድ ወር በኋላ ይዟል እሱንም። ያሁኑ ስልኬ ኢንፊኒክስ ነች። ስማርት ፎን መጠቀም እፈልጋለሁ ያው ኢንፊኒክስም ትባላለች ግን ይሄን ያህል አይደለም

በመንገድ ላይ አዎ ምግብ እገዛለሁ ምግቦቹ አንዳንዴ እርጥብ ሳምቡሳ ብስኩት የተለያዩ ድንች እነሱን ምግቦች እገዛለሁ። እዛውም እበላለሁ። ምግብ መብላት ጥሩ ነው። ምግብ አሪፍ ነው እበላለሁ ከመንገድ ላይ እየገዛሁኝ።

ጊዜን በደንብ ነው የማስተዳድረው እንደውም እቅድ አውጥቼ ነው ጊዜ የማስተዳድረው። ያው ጊዜ ጊዜ ነው በጣም አስፈላጊ ነገር ነው። በዛ ምክንያት ጊዜን በደንብ ነው የማስተዳድረው በጊዜ እጠቀማለሁ በጊዜ ማድረግ ያለብኝን ነገር አደርጋለሁ። እንደዚህ አሳልፋለሁ ጊዜን

ኮምፒተር አዎ መጠቀም እችላለሁ እንደውም በደንብ ነው ምችለው ኮምፒተር መጠቀም በኮምፒተር ብዙ ብዙ ብዙ ነገሮችን አርጌያለሁ ያው በዛ ምክንያት ኮምፒተርን በደንብ እጠቀማለሁ። ኮምፒተር ከልጅነቴ ነው መጠቀም የጀመርኩኝ። በኮምፒተር ብዙ ነገሮችን አድርጌያለሁ መጠቀም እችላለሁ በደንብ

ዛሬ የአየሩ ሁኒታው በዚህ ሰዓት አሁን ፀሀይማ ነው፤ ጠዋት ላይ ትንሽ ብርድ ነበረ። ያው አሪፍ የአየር ሁኔታ ይባላል ይሄ። አሪፍ ነው ብዬ ነው የማስበው ለኔ በጣም አሪፍ አሪፍ አሪፍ የሆነ የአየር ሁኔታ ነው። በጣም በጣም በጣም አሪፍ የአየር ሁኔታ ነው ያለው አሪፍ ነው ወድጃለሁ።

እኔ የምጠቀማቸው ብዙ መሳሪያዎች አሉኝ ብዙ መሳሪያዎች ስላልክ ክራር። ሌሎች ሌሎች የምትጠቀማቸው መሳሪያዎች አሉ። ሽጉጥ እጠቀማለሁ። ብዙ መሳሪያዎቹን እጠቀማለሁ። ከነዚህ ሁለቱ

እኔ የሞባይል ዳታ አልጠቀምም ደሃዎቹ ናቸው የሞባል ዳታ የሚጠቀሙት። እኔ ሀብታም ነኝ ዋይፋይ አስገብቼ ነው በዋይፋይ ነው የምጠቀመው። የሞባይል ዳታ አልጠቀምም ያው መብራት ከጠፋች ደግሞ እንጠቀመዋለን። ብዙ ጊዜ መብራት ስለማትጠፋ እንጠቀማለን። አባይ ስለተገደበ መብራት ብዙ ጊዜም እየጠፋ አይደለም እንጠቀማለን።

መብራት ሲቋረጥ እኔ ማድረግ የምችለው ለመብራት ሀይል ደውዬ እነሱ መብራት ተቋርጧል ብዬ እጠይቃችኋለሁ እነሱን ማስተካከል የሚችሉ ከሆነ መጥቶ ያስተካክላሉ የኢትዮጵያ ኤሌክትሪክ አገልግሎቶች ደግሞ መጣችሁ ለሆነው በእነሱ ታግሰን መብራት ሲቋረጥ በእንደዚህ አይነት መፍትሄ መፍታት እንችላለን። ሌሎች ሶላርን መጠቀም እንችላለን። እኔ እንደዛ አደርጋለሁ ሶላርም እጠቀማለሁ

እኔ በም ምመገበው በእጄ ነው። እና አንዳንዴ በተለይ በገንፎም በማንኪያ የተለያዩ ምግቦችን ደግሞ እንደ አመጋገባቸው በእጅና በ በማንኪያ በሹካም ሚበሉ አሉ በእንደዛ በእንደዛ አይነት እጠቀማለሁ።

በስራ ላይ የሚፈጠሩትን ማንኛውም ችግር እፈታለሁ። አሁንም እየፈታሁኝ ነው ያለሁኝ። ያው በስራ ላይ የሚፈጠሩ ችግሮች ችግር ይፈጠራል መፍታትም ደግሞ ይቻላል ችግርም በዚህ መልኩ መፍታት እችላለሁ። መፍታት ኖርማል ቀላል የሆና ነገር ነው። ይፈተል ችግር ይፈጠራል ይፈተል

የምወደው ፍራፍሬ ብርቱካን ብርቱካን እወዳለሁ ብዙ ፍራፍሬዎች አሉ ግን እኔ የምመርጠው ብርቱካንን ነው። ብርቱካንን ብዙ ጊዜ አብዝቼ እበላለሁ ለጤናም ጥሩ ነው። በቃ ብርቱካን ደስ የሚል ፍራፍሬ ነው ለኔ። ብርቱካን እወዳለሁ።

እኔ የምመኘው የ እረፍት ጊዜዬን አሁን በዚህ ሰዓት ዱባይ ሄጄ መዝናናት ነው የምፈልገው። ሌላ ቦታ አልፈልግም ዱባይ ሄጄ መዝናናት። ከነዛ ሴቶች ጋር መቀመጥ ምናምን ነው የምፈልገው። የእረፍት ጊዜዬን በ እንደዛ ነው የምመኘው። ከዱባይ ሴቶች ጋር ጊዜ ማሳለፍ ነው የምፈልገው። እንደዛ እናሳልፋለን

በውስጥዎት ላይ ምን ያህል ጊዜ ታያለህ ለራስህ? እኔ ብዙ ጊዜ አላይም ጠዋት ስነሳ ለሁለት ደቂቃ ራሴን ካየሁኝ ከዛ በኋላ እሄዳለሁ ፀጉሬ ምናምን አለባበሴን ካየሁኝ በእንደዛ አይነት ራሴን አይቼ ከዛ በኋላ እወጣለሁ። ብዙም ጊዜ መስታወት ላይ ጊዜን አላባክንም ሞኝ አይደለሁኝም